ልብስ በእጅህ በእጅ ታጥባለህ ልብስ በእጅ አጥባለሁ። እንዴት ታጥባለህ? አንደኛ በቃ ልብስ በጄ የማጥብበት ምክንያት የራሴን ልብስ ራሴ ነኝ ማጠብ ያለብኛ እንዴት ሌላ ሰው ለምን ያጥበዋለ? ምክንያቱም የራሴን እኔ ራሴ ነኝ ማጠብ። ያለብኝ ይሄ ማለት አንዳንድ ሰው ራሱን እኔ ልብስ ላጥብ ይላል እኔ ግን እንደዛ ማለት አይደለም። ምክንያቱም የራስህን ልብስ እራስህ አጠብክ ማለት ያንተን ቆሻሻ ያንተን ጉድፍ ማን ይከላልሃል? ማለቴ ያንተን ሲጠየቁህ ሌላሰው ይሄ ደግሞ ምንድነው? አህጉረ ኩራት የሚባል ነገር አለ እና አህጉር ኩራት ነው ማለት ነው። ልብስ በጂ የማጥብበት በምክንያት። በቃ አንደኛ በጄ በማጥብበት በቃ በመጨረሻ የትኛው ላይ እንደቆሽሸ እያየሁ የአንዳንድ ቦታ እድፉና ቆሻሻውን አስለቅቃለሁ ማለት ነው። ቆሻሻው በሚለቅበት ጊዜ? ልብሱ ምን ይሆናል ማለት ነው። ልብሱ በቃ ጥሩ ይሆናል ማለት ነው። አንደኛ ሁሉም ቦታ አንተን አለው ማለት ነው። ቆሻሻው የሚታይም የሚታይ ቦታ እያሻሸው እያሸሸው ማለት ነው። እንደዛ አድርጌ አጥባለሁ እና ልብስ በጄ አጥባለሁ። እንደኛ ሁለተኛ ለእጄ ጥቅም ስል ማለት ነው ለእጄ ጥቀም ስል። እጅን በጣም ንጹህ በማደርግበት ጊዜ ብቻውን ሳጥበው ብዙም አይለቅም ብዬ ልብህ ማጥን ብዬ በጣም የሚፀዳው ማለት ነው